በየትኛው መተግበሪያ መልእክት ትልካለህ? አሁን አሁን በጣም እየተለመደ የመጣው መልእክት መላላኪያ መተግበሪያ ቴሌግራም ነው። እንግዲህ መልእክት ከምንላክባቸው መተግበሪያዎች መካከል የመጀመሪያውና በፊት የጀመረው ያሆ የሚባል የመልእክት መላላኪያ ነበረ። እሱ ቀስ እያለ በጉግል ወይም ጂሜል ተተካ። ስለዚህ ኢሜል ጋር፣ ጂሚል ጋ ተጠቅመን መረጃዎችን እንላላካለን። ስቲል ጂሜል አሁንም የምጠቀምበት የመላላኪያ አይነት ነው። በሌሎች ሶሻል ሚዲያዎች መጠቀም እንችላለን መላላክ እንችላለን። ለምሳሌ በፌስቡክ መልእክት እንላላካለን። በቲክቶክ መልእክት እንላላካለን፤ በኢንስታግራም፤ በዋትስአፕ፤ በቴሌግራም መልእክቶችን እንላላካለን። ነገር ግን በጣም ቀላል እና ለኔ በጣም የለመድኩት ቴሌግራም ነው አመሰግናለሁ።

ማብሰል ትችላለህ? አዎ ማብሰል እችላለሁ። እንግዲህ ቀደም ባሉት ጊዜያት። ምግብ የሚበስለው በእሳት ነበር በእንጨት እሳት እንጨቶችን እንጨት በማያያዝ ከእሳት ጋር እሳቱ ምግባችንን እንዲያበስልልን እንጠቀምበት ነበር። ነገር ግን ይህ የአበሳሰል ስነ ስርዓት በጣም ባህላዊና በጣም አድካሚ። ወንዶች እኔ በተለይ በጣም ነው የምቸገረው። ምክንያቱም የእሳቱን ወላፈን ተቋቁሞ ምግብ ማብሰል በጣም ያስቸግር ነበረ። እንጀራ መጋገር በተለይ በጣም አስቸጋሪ እና። ለወንዶች በጣም ፈታኝ የሆነ ሴቶቹ ቶሎ ስለሚለምዱት። ሴቶቹ ይችሉበታል ወንዶቹ ግን በጣም አስቸጋሪ ነበረ። አሁን አሁን ግን እሱ ነገር ቀርቶ በኤሌክትሪክ ሀይል ተጠቅመን ምግብ እናበስላለን። የኤሌክትሪክ ሀይል ተጠቅመን ምግብ ማብሰል። ለወንዶችም ቀላል እና በቀላሉ መማርና ማድረግ የሚችሉት ጉዳይ ነው። እና እኔም አሁን ላይ በኤሌክትሪክ ምድጃ ተጠቅሜ ምግብ ማብሰል ለኔ ቀላል ነው። እንጀራ ጋር እችላለሁ።

የፀሀይ መውጣትን ታያለህ? አዎ የፀሀይ መውጣትን ብዙ ጊዜ አያለሁ በተለይ ጠዋት በምነሳበት ሰዓት እና ጊዜን በእንቅልፍ የማላሳልፍ ከሆነ ጠዋት ተነስቼ ስንቀሳቀስ ፀሀይ የምትወጣበትን ጊዜ አለው። እና ፀሀይ ስትወጣ በጣም የሚያስደስት አዲስ ተስፋ ይሰማናል ውስጣችን አዲስ ብሩህ የሆነ ቀን ይታየናል። አዳዲስ ነገሮች አብረው ይወጣሉ ከአእምሮአችን። እና ፀሀይ ስትወጣ የፀሀይ መውጣትን አያለሁ ብዙ ጊዜ በተለይ ጠዋት የምነሳ ከሆነ ነገር ግን ተኝቼ ማረፍድ ከሆነና በጠዋቱም ማልነሳ ከሆነ ፀሀይ ወጣ ስለማገኛት የፀሀይ መውጣትን አላይም ማለት ነው። አመሰግናለሁ።

ወተት ትጠጣለህ? አዎ ወተት እጠጣለሁ በተለይ ከቅርብ ጊዜ ወዲህ ህፃን አካባቢ እያለሁ ወተት መጠጣት ብዙ አልወድም ነበረ። ወተት መጠጣት ወተት ብዙ አይስማማኝም ነበረ ፍላጎቱም አልነበረኝም። ግን ቀስ በቀስ ካደግኩ በኋላ። ወተት ምን ያክል ለሰውነታችን ጥቅም እንደሚያስገኝና ጠቃሚ እንደሆነ ከተረዳው በኋላ ወተት በጣም እጠጣለሁ። ስለዚህ አሁን አሁን ወተት መጠጣት እወዳለሁ እጠጣለሁ።

ገመድ መጠቀም ታውቃለህ? እንግዲህ ገመድ ገመድ ተጠቅመን ስፖርታዊ እንቅስቃሴዎችን ማድረግ በጣም አስፈላጊ ነው። እና ገመድ በዋናነት የሚጠቅመው ለመዝለል ነው። በምንዘልበት ሰዓት የኤሮቢክስ እንቅስቃሴዎችን ውስጣችን የመተንፈሻ ጥንካሬን የመተንፈሻ አካላችን ጥሩ እንዲሆንና እንዲበረታ ስለሚያግዝ ገመድ እጠቀማለሁ ገመድ መጠቀም አውቃለሁ ማለት ነው አመሰግናለሁ።

ሽቶ ትጠቀማለህ ሽቶ አልጠቀምም ምክንያቱም ሽቶ አለርጅክ አለብኝ የአፍንጫ የሳይነስ አለርጅክ ስላለብኝ ሽታ በሚሸተኝ ሰዓት ያስነጥሰኛል የማሸት ስሜት ወይም የህመም ስሜት ስለሚሰማኝ ሽቶ መጠቀምን ብዙ ጊዜ አልመርጥም እና እኔ ሽቶ አልጠቀምም።

ጾም ትጾማለህ? አዎ ጾም እጾማለሁ። እኔ እንግዲህ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ተከታይ እንደመሆኔ መጠን ጾም እጾማለሁ። ሰባት አጽዋማት አሉ እነኚህን ሰባት አጽዋማት የመጾም ግዴታ ስላለብኝ እጾማለሁ። በተለይ እንግዲህ ከሰባቱ አጽዋማት ከሚባሉት መካከል የአብይ ጾም የገና ጾም የሐዋርያ ጾም ፍስለታ ጾም ነነዌ ጾም እና ደግሞ የጋድ ጾም ይባላሉ እነኚህን ጾሞች በትክክል እጾማለሁ